የሸክላ እቃዎች ተጠቅሜ አቃለሁ የሸክላ እቃዎች የምጠቀምባቸው ምክንያቶች ለተለያዩ ለቤት አገልግሎቶች እንጠቀማለን በእኛ በባህላችን የሸክላ እቃ የመጠቀም ዝንባሌዎች አሉን። ለምሳሌ ለማብሰያነት እንዲሁም ለተለያዩ የቤት ውስጥ አገልግሎቶች የሸክላ እቃዎችን እንጠቀማለን። ስለዚህ በስፋት ቤት ውስጥ ከምንጠቀማባቸው ነገሮች መካከል የሸክላ እቃ ነው። ስለዚህ የሸክላ እቃ እጠቀማለሁ።

ባህላዊ ልብሶችን መልበስ እወዳለሁ። ባህላዊ ልብስ ምክንያቱም የሚሰራበት እቃዎች በብዛት ከተፈጥሯዊ ነገሮች ስለሚገኝ እና አካባቢን ስለማይጎዳ እንዲሁም ለመልበስም ስለሚያይ ስለሚመች ባህላዊ ልብሶችን በብዛት እጠቀማለሁ። ይህ ማለት ግን ከባህላዊ ልብስ ውጪ አልለብስም ማለት አይደለም። ባህላዊ ልብስን በማልጠቀምበት ወቅት ደግሞ የተለያዩ ልብሶችን እጠቀማለሁኝ።

ሽማግሌዎችን አዎ ሽማግሌዎችን አከብራለሁ። ሽማግሌዎችን የማከብርባቸው መንገዶች አንደኛ ለእነሱ እርዳታ በማድረግ ሁለተኛ ነገር ደግሞ በሚገባ መልኩ እነሱን በመንከባከብ ሶስተኛ ለነሱ የሚሰጠውን ማንኛውም ነገር በመስጠት እንዲሁም ሞራላዊ የሆኑ ግዴታዎችን በመፈጸም ሽማግሌን አከብራለሁ።

ማታ ምመገብበት ሰዓት ከምሽቱ አንድ ሰዓት አካባቢ ምግቤን እመገባለሁ። ያንን የመረጥኩበት ሰዓት ምክንያቱም ሰዓቱ በገፋ ቁጥር የምመገበው ምግብ እንዳይከብደኝና ለመኝታ ምቾት እንዳይነሳኝ ብዬ በዛ ሰዓት እመገባለሁ። ስለዚህ ማታ ማታ የምመገበው በአንድ ሰዓት አካባቢ ይሆናል ማለት ነው በበዛት።

ቅመማ ቅመም የበዛበት ምግብ በጣም እወዳለሁ ምክንያቱም በቅመም የቅመማ ቅመም የበዛባቸው ምግቦች ለጤና ተስማሚ እንዲሁም ደግሞ ስመገበውም የተሻለ ስሜት ስለሚሰጠኝ ቅመማ ቅመም የበዛባቸው ምግቦችን እመገባለሁ። በተለይ የምመገባቸው ምግቦች የቅመማ ቅመም የበዛባቸው ምግቦች ከባህላዊ ምግብ የተያዙ ነገሮች ከሆኑ ቅመማ ቅመም ያላቸውን ምግቦች እመገባለሁ

በቤተሰባችን ከምናከብራቸው በዓላት መካከል የገና በዓል የጥምቀት በዓል የፋሲካ በዓል የመስቀል በዓል እንዲሁም የተለያዩ የዘመን መለወጫ በዓል እነዚህን በዓላትን በቤተሰባችን እናከብራለን። ሌላ ደግሞ የምናከብረው በዓል ቢኖር ከባህላዊ ጋር ከባህላችን ጋር ቁርኝት ያላቸውን በዓላትን እናከብራለን

ለብሼ አላውቅም ሰንደል ምን እንደሆነም ትርጉሙ አይገባኝም። ነገር ግን ምናልባት በአማርኛ የተገለጸው ቃል ትክክል ካልሆነ። ነጠላ ጫማ ለማለት ተፈልጎ ከሆነ ነጠላ ጫማ አዎ እለብሳለሁ ነገር ግን ሰንደል የሚል ቃል። በአማርኛ ውስጥ ስለሌለ ይህን ነገር እለብሳለሁ ለማለት ይቸግረኛል። ለብሼም አላውቅም። እውነት ሰንደል የሚለው ቃል ትክክል ነው ወይ?

በመስታወት ላይ ብዙ የማየት ልምድ የለኝም ነገር ግን አልፎ አልፎ መስታወት ጋር በምቆምበት ሰዓት ለተወሰኑ ደቂቃዎች ከአንድ እና እስከ ሁለት ደቂቃዎች ቆይቼ ራሴን የማየት ልምድ አለኝ። ይሄም የሚሆንበት ምክንያት ከግል ንጽህናዬ ጋር በተያያዘ እንዲሁም የተለያዩ ምግባራትን በምከውንበት ጊዜ ራሴን በመስታወት የማየት ልምድ አለኝ።

ዶሮ የለኝም የምንኖርበት ስፍራ ለዶሮ እርባታ ስለማይመችና እንደዚህ አይነት ሁኔታዎችን ለመከወን ስለማይበቃ ቦታ ዶሮ የለኝም። ነገር ግን ስለ ዶሮ ከጠየከኝ አይቀር ዶሮ በጣም እጅግ የምወድ ሲሆን ለማርባትም ደግሞ የሚያስፈልጉ ብቁ ቦታዎች ቢኖሩ ዶሮን የማርባት ከፍተኛ ፍላጎት አለኝ። ነገር ግን አሁን ባለው ሁኔታ ዶሮ የለኝም

"ምን አይነት ስልክ ትጠቀማለህ?" ለሚለው ጥያቄ፤ የምጠቀመው ስልክ ሁለት አይነት ነው። የመጀመሪያው አነስተኛ አነስ ያለች ወይም ደግሞ በ የቁጥሮቿ በተን የሆነ ስልክ እጠቀማለሁ። ሁለተኛ የምጠቀመው አይነት ስልክ ደግሞ ተች ስክሪን የሆነ ስልክ ነው። ይሄ ማለት ሳምሰንግ ስልክ እጠቀማለሁ። ስለዚህ የምጠቀማቸው ሁለት አይነት ስልኮች ናቸው። ምክንያቱም አንደኛውን ለስራ ነው፤ አንደኛውን ደግሞ ለተለያዩ ጉዳዮች እጠቀመዋለሁ።

ገንፎ እበላለሁ እኛ ገንፎ ከምንጠቀም ማህበረስብ መካከል አንዱ ነው ለቁርስ በተለይ ገንፎ እንጠቀማለን። ገንፎ በተለያዩ ምክንያቶች በህይወታችን የምንመገበው ምግብ ነው። ይሄም ማለት ለምሳሌ አንዲት ሴት በምትወልድበት ሰዓት ገንፎን ተጠቀማለች እኔም ደግሞ በዛ አጋጣሚ ገንፎን የመብላት ብዙ ልምድ አለኝ። ስለዚህ ገንፎን እበላለሁ

የምጠቀመው የሳሙና አይነት የገላ ሳሙና እና የልብስ ሳሙና እጠቀማለሁ በብዛት ግን ለገላ መታጠቢያ የሚሆነውን የገላ ሳሙና እጠቀማለሁ። የልብስ ሳሙና የምጠቀመው ደግሞ ልብስ በማጥብበት ሰዓት የልብስ ሳሙና እንጠቀማለን ከምጠቀማቸው የገላ ሳሙና መካከል አንዱ ላይፍ ቦይ የሚባል የገላ ሳሙና እጠቀማለሁ። የልብስ ሳሙና ደግሞ የተለያዩ የልብስ ሳሙናዎችን እጠቀማለሁ።

በብዛት የምትጠቀመው የጫማ አይነት ቀለል ያሉ ጫማዎችን እጠቀማለሁ። አንዳንዴም ደግሞ ቀለል ብሎ የቆዳ ጫማዎችን ማድረግ እወዳለሁ። በብዛት ግን ሶላቸው ቀለል ያለ ከፍታ የሌላቸውን ጫማዎች አደርጋለሁ። ይህም በጣም ስለሚመቸኝ እና ለምቾቴም ደግሞ የተሻለ ስለሆነ እነዚህን ጫማዎች እጠቀማለሁ

እውነት ለመናገር ዳቦ መጋገር ወይም ማብሰል አልችልም። ምክንያቱም ዳቦ መጋገር ወይም ማብሰል እውቀት ስለሚጠይቅ ያንን ደግሞ ለማድረግ በቂ እውቀት ስለሌለኝ ዳቦ ማብሰል አልችልም። ዳቦ ግን በሚያበስሉበት ሰዓት የማየት አጋጣሚው አለኝ ነገር ግን ያንን ወደ ተግባር ቀይሬውና አብስዬ አላውቅም

በጣም ከምወዳቸው ምግባራት መካከል ለሌላው ማካፈል ነው ከእነዚህ መካከል የምመገበውን ምግብ ለሌሎች ማካፈል ደስ ይለኛል። ይሄ ደግሞ በጣም በእኛ ማህበረሰብ የተወደደና እንዲሁም ደግሞ እንደ በጎ ምግባር የሚቆጠር ስለሆነ ለሌሎች ምግብ ማካፈል በግሌም ይሁን እንደ ቤተሰብ እንደ ማህበረሰብም ደስ የሚለን ነገር ስለሆነ ምግቡ ምግቤን ለሌሎች ማካፈል እወዳለሁ

ዱቄት መፍጨት አላውቅም። ዱቄት የሚፈጨው ወፍጮ ቤት ተኪዶ ሲሆን፤ ነገር ግን እኔ ይሄንን አጋጣሚ አላገኘውም። ምክንያቱም ይህንን ሊያደርጉ የሚችሉት በእኛ ማህበረሰብ ሴቶች ስለሆኑ ሴቶች ደግሞ ይህንን የማድረግ ሀላፊነት ስላለባቸው ለወንዶች እንደዚህ አይነት ሀላፊነት አይሰጥም። ስለዚህ ይህንን የማድረግ አጋጣሚው የለኝም፤ ስለዚህ ፈጭቼ አላውቅም።

ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ ብዬ አስባለሁ ምክንያቱም የስራው ስራው የሚፈቅደውን ነገር በማድረግ እና በዛ መካከል የሚፈጠሩ ጥሩ ግንኙነቶችን ለማዳበር ችያለሁ። ከስራ ባልደረቦቼ ጋር ያለኝ ግንኙነት እንዲህ ሆኖ ሳለ አንዳንዴ ደግሞ ከስራ ባልደረቦቼ ጋር የማልግባባቸው የሀሳብ ልዩነቶች ሊኖር ይችላሉ። ይሄ ማለት ግን ዘለቄታዊ የሆነ ግጭት ያመጣል ሳይሆን በተወሰነ መልኩ የተወሰነ መለያየት ቢያመጣም አብዛኛውን ጊዜ ግን ከስራ ባልደረቦቼ ጋር ተግባብቼ እና ጥሩ ግንኙነት ኖሮኝ ነው የምሰራው

አዎ ማብሰል እችላለሁ። የማበሰላቸውን ምግቦች በብዛት የባህላዊ ምግቦች ሲሆኑ እነዚህንም በስነ ስርዓት እና በጥራት የማብሰል ልምድ አለኝ። ይህንን ያገኘሁት በተለያዩ የግል ተሞክሮዎች ወይም በብቻዬ በምኖርበት ሰዓት እነዚህን ነገሮች ለመከወን የሚያስችል የተሻለ ልምድ ስላገኘሁ የማብሰል ችሎታ አለኝ።